በመስመር ላይ ቪዲዮ ትመለከታለህ? አዎ። እኔ በመስመር ላይ ቪዲዮ እመለከታለሁ ወይም ይሄ እንደሚመስለኝ ጥያቄው ወይም ሀሳብ ማለት ነው እንደገባኝ። በመስመር ላይ ቪዲዮ ትመለከታለህ? ማለት ላይቭ ቪዲዮ ወይም ቀጥታ ቀጥታ ስርጭት ነው የሚባለው በአማርኛው ማለት ነው። ቀጥታ ስርጭት ነው የሚባለው ወይም ኦንላይን ገብተህ በመስመር። ቀጥታ ስርጭትን ትከታተላለህ ማለት ነው። የተለያዩ ቀጥታ ስርጭቶችን አያለሁ የተለያዩ በመስመር የመስመር ቪዲዮዎች አያለሁ በተለያዩ ሰዓት ሰአቶች አያለሁ ማለት ነው። የተለያዩ ስብሰባዎችም በመስመር እከታተላለሁ በቪዲዮ መስመር ማለት ነው። በመግባት የተለያዩ ስብሰባዎችን የስራ የሚመለከቱ ስልጠናዎችን ስብሰባዎችን በመስመር ቪዲዮ እከታተላለሁ ማለት ነው አውዛኛው ማለት ነው እንደዛ ነው። እና በአሁኑ በመጣ ቴክኖሎጂ ተጠቅመህ በመስመር ላይ ቪዲዮ እማይመለከት ሰው ይኖራል ብዬ ብዙ የለም ማለት ነው። በተለይ በከተማ አካባቢ። የኢንተርኔቱ ፍጥነት በጣም እየጨመረ ስለመጣው በአሁን አሁን ሰዓት በመስመር ቪዲዮ ማየት የእለት እለት የእያንዳንዱ ሰው የእለት እለት ስራ ነው ማለት ነው። የተለያዩ እንደ ቲክቶክ የተለያዩ ሶሻል ሚዲያዎች ኢንስታግራም ፌስቡክን ጎግልን ሀሉ ነገር። ላይቭ ቪዲዮ ወይም የተለያዩ ሚዲያዎች እና ዜናወች አዳዲስ ነገሮችን በመስመር ቀጥታ ስርጭት ቪዲዮ ማየት የተለመደ ስራዬ ነው ማለት ነው። ለኔ ይሄ እንዲህ አይደለም